በባህላችን ሰርግ እንዴት መሰላችሁ የሚከናወነው መጀመሪያ ልጅ ልጁ ልጅቷን መውደድ አለበት። ስለዚህ የሚወዳት ከሆነ አባት እናቱን ወይም ብቻ ለቤተሰቦቹ ያወራል። ካወራ በኋላ ይህቺን ልጅ እወዳታለሁ ጠይቁልኝ ይላል። ከእነሱ አባትየው ከዘመዶቹ ወይም ካክስት ከጓደኞቹ ጋር ሆኖ ይጠይቃል የሴትየዋን ቤተሰቦች? ልጃችሁን ለልጄ ምናምን ብሎ ይጠይቃል። ከዛ ቀጠሮ ይሰጣል። ከዛ በዚያ ቀጠሮ ተመልሶ ይሄዳል ይሄዳሉ እዚያ ሲጠይቁ እሺ ሚል ከሆነ። ይቀጥላሉ እሺ ማይል ከሆነ እና እዚያ ያቆሙና ሚቀጥል ከሆነ እሺ ካሉ ሰርጉ ለመቼ ይሁን? መቼ ቀን ይባል? ምናምን ተብሎ ቀኑ ይቆረጣል። ስለዚህ የሴትየውም ወገኖች የባልየውም ወገኖች ዝግጅት ያዘጋጃሉ በሰርግ ቀን። የወንድኛውም የሴትየውም እንትን ዘፈን አላቸው ሙዚቃ ሙዚቃቸውን ይጨፍራሉ ምናምን ከዛ። ይሄ ወንድኛው ሄዶ ሄዶ ያመጣል ሴትየዋን ሚስቱን ማለት ነው። በሚዜ ምናምን ነገር ተሰብስበው ነው የሚሄዱት። እዚያ ላይ ጭፍራ ምናምን እዚያ ላይ እንትን ይሰጣል። የሚሰጠው ምን መሰላችሁ? ሽልማት የሚባል አለ ጋቢ። መሬትም መሬትማ ብር ምናምን ነገር ሚሰጥ ይሰጣል። ይመለሳል ወደ ወንድየው ቤቶች ይመለሳል እዚያ ላይም ሽልማት ምናምን ይሰጣል። መጨረሻ ላይ መሬትም መሬት ነው የሚሰጠው በሬም ብር ምናምን ይሰጣል ቦታም ይሰጣል። ከዛ በኋላ ኑራቸውን ይቀጥላሉ ማለት ነው።